አዎ በተፈጥሮ ውስጥ መራመድ በጣም እወዳለሁ። በተለይ ጠዋት ጠዋት ንጹህ አየር እየተቀበሉ መዝናናት መጎብኘት ንጹህ አየር መውሰድ በጣም ይመቸኛል። አልፎ አልፎም ማታ ማታ ሲሆን ከጓደኞቼ ከቤተሰቦቼ ውጪ ሆነን አዲስ ልብስ ለብሰን ለመዝናናት እንወጣለን እና ያኔ በጣም ደስ ይለኛል መንፈሴ ይታደሳል። በተፈጥሮ ውስጥ መራመድ በጣም ብዙ ጥቅሞች አሉት። ለምሳሌ አእምሮ ያድሳል። ከጭንቀት ነፃ ያደርጋል። በተለይ አንዳንዴ ተኝተን በምንነሳበት ያህል መንፈስ ይሰጠናል እና ተኝተህ ስትነሳ የሚሰጥህ ነገር እንደሱ ይሰጣል። በተፈጥሮ ውስጥ መራመድ እና በጣም ነው የሚወደው በተፈጥሮ መራመድ። አብዛኛው ታይም ደስ የሚለኝ ግን ጠዋት ጠዋት መራመድ ነው። ስለዚህ በተፈጥሮ ውስጥ መራመድ በጣም በጣም ከልብ እወዳለሁ

አዎ የስራ ልብስ እለብሳለሁ የስራ ልብስ መልበስ በጣም ብዙ ጥቅሞች አሉት ለምሳሌ አንደኛው ሰዎች እኛን አውቀው በቀላሉ እኛን ለይተው ወደ እኛ ይመጣሉ ለምሳሌ አንድ የጉልበት ሰራተኛ የስራ ልብስ ቢለብስ እሱን አይተው ይሄ የጉልበት ሰራተኛ ነው ብለው ሰዎች በቀላሉ እንዲለዩት አንፈት ይሰጣል እና የስራ ልብስ መልበስ አንደኛው ለስራው ክብር መስጠት ነው ከዛም ማንነታችንን እንድናውቅ ያደርገናል። ማንነት ማወቅ በጣም ብዙ ነገር አለው ግዴታ ነው ለምሳሌ አንድ ሰው ሀኪም ከሆነ የሀኪም ሊብስ ጋዋን የሚባሉ ወይንም የተለያዩ ነገሮች ሲለብስ ያምርበታል። በህብረተሰቡም ከሌላ ሰው ተለይቶ በቀላሉ ይለያል እና የስራ ልብስ መልበስ በጣም አስፈላጊ ነው። ልክ በአለም ላይ በሚካሄደው በእያንዳንዱ ዘርፎች የስራ ልብስ ይለበሳል እኔም በጣም እወዳለሁ እለብሳለሁ። ለምሳሌ ወደ ትምህርት ቤት ለመሄድ ሳስብ የትምህርት ቤቱ የራሱ ልብስ አለው እሱ ለብሼ እሄዳለሁ ስመለስ ወደ ወጥ ማፍላት ስገባ የወጥም እምለብስበት እዛ ልብስ እለብሳለሁ። ከዛ ተመልሼም ወደ ቤተክርስቲያን በሚሄድበትም በዛ አደርጋለሁ እና የስራ ልብስ መልበስ ለእኛ በጣም በጣም ትልቅ ስራ አድርገን መቁጠር ያለብን መስሎ ነው የሚታየኝ። እና የስራ ልብስ እለብሳለሁ አዎ።

በቤቴ ውስጥ የተለያዩ የቤት እቃዎች አሉ። ለምሳሌ መቀመጫ ወንበር አለ ወንበር አለ፣ ኮምፒውተር አለ፣ ጠረንጴዛ አለ፣ የተለያዩ የትላልቆች ሰዎች ስዕሎች አሉ፣ የቤተክርስቲያን ስዕል አለ፣ የእመቤታችን ስዕል አለ፣ ከዛ ደግሞ ወጥ ምሰራበት አለ፣ ሌሎቹ የምግብ የምንሰራቸው ነገሮች፣ እነሱ ሁሉ ሙሉ ናቸው። ቴሌቪዥኔም አለ፣ እና እነዚህ የመሳሰሉ በቤቴ ውስጥ አሉ።

በእግር እስከ አስራ አምስት ኪሎ ሜትር እሄዳለሁ። ማለት አንዳንዴ በምንቀሳቀስበት ጊዜ ነው ሁል ጊዜ ሳይሆን። ሰውነቴን ለማፍታት ጠዋት አስር ሰዓት ተነስቼ የአሥራ አምስት ኪሎ ሜትር ያህል እጓዛለሁ ከዛ ተመልሼ እመጣለሁ ከዛ ሁለቱን ከደመርነው እስከ ሰላሳ የሚደርስበት ጊዜ አለ። ምክንያቱም እኔ አስተዳደጌ በገጠር ማህበረሰብ ስለሆነ ከብቶች ስንጠብቅ ሲሮጡብን ከብቶቹ እንደዚህ ነው ያደግንበት። እና ስንት ሸንተሮሮች ተራራዎች ሲጓዝ ነበርኩኝ አንዳንዴም በማታ ማታም ከቤቴ የሚሄድባት አንድ ሶስት አራት ኪሎሜትር ትሆናለች እጓዛለሁ። እና በጣም ትላልቆች የእግር መንገድ ጉዞ ማድረግ አለው እስከ ሃምሳ ኪሎ ሜትር ምናምን የሚሆን ማለት ነው። እነዚህ ደግሞ አብያተ ክርስቲያናትን ለመሳለም በኢትዮጵያ ውስጥ የሚገኙ ታሪካዊ የሆኑ በታዎችን ለእነሱን ለማየት እንዲሁም መንፈሴን ለማደስ አባትና እናቴን ደግሞ እግራቸውን ለማንቀሳቀስ ሲል ብዙ ርቀት እንዲቀሳቀሱልኝ እፈልጋለሁ። እና እኔ የምጓዛበት አስራ አምስት ኪሎ ሜትር እጓዛለሁ

ፎቶዎቼ ማስቀምጣቸው በሁለት መልክ ነው ማስቀመጣቸው አንደኛው በስዕል አስዬ በቤቴ ውስጥ አስቀምጣቸዋለሁ። እነዚህ ማስላቸው በቁጥር ብዙ አይደሉም። እስከ ከ አስር እስከ ሃያ ምናምን የሚሆን ናቸው። በ አፕሊኬሽን መትድ እዛ ውስጥ ማስቀመጥው ወይም በሶፍት ኮፒ ማስቀመጣቸው ምናምን አሉ ዝም ብዬ ጽሁፎች ማለት ነው። እና አብዛኛው ጊዜ ግን እኔ በጣም የምወደው አስዬ ስዕሉን ቤቴ ላይ ማስቀመጥ በጣም ደስ ይለኛል። እና ፎቶዎቼን ማስቀምጣቸው በቤቴ ነው አስዬ ነው የማስቀምጣቸው ስዕሎችን ተስለው

በዶቄ መፍጨት አውቃለሁ አዎ በገጠር ማህበረሰብ በእጅ መፍጨት የተለመደ ነገር ነው በከተማ ማህበረሰብ ግን በፋብሪካ ወይም በማሽኖች ይፈጫል ይህም ለስራችንን ፍጥነት እንዲኖረው ጥራት እንዲኖረው ያደርጋል እና የድሮ አባቶች ወይም እስካሁን በጣም በገጠር ማህበረሰብ በምንላቸው አካባቢዎች የሚለውን ይታያል አልፎ አልፎ በተለይ ኤሌክትሪክ በሚቆ በሚቋረጥበት ጊዜ እንደ ገጠር ማህበረሰብ ደግሞ መኪና ምናምን ሲበላሽ ጊዜ በእጃቸውን ይፈጫሉን እናቶች እና አዎ አውቃለሁ።

ደሞዝ የማገኝበት ቀን በሰላሳ ቀን ነው። እኔ ስራ የተቀጠርኩበት በሃያ ሰባት ቀን ነበር ግን መጀመ ለሁለት ሶስት ቀን እየው ስራውና እስክትለምደው ድረስ እያሉኝ ያኔ ሂሳብ አልተሰላለ አልተሰላም ነበር ለኔ ከዛ ቦኋላ በሰላሳ ቀን ተሰላልኝ አሁን በየወር ሰላሳ ሰላሳ ቀን ሲሆን ደሞዝ ይከፈለኛል። እኔ በዚህ ደግሞ በጣም ደስተኛ ነኝ። ምክንያቱም እነሱ ሁል ጊዜ በቃ ሰላሳ ሲሆን ይሰጡኛል ከዛ በታችም ከዛ በላይም አያሳልፈውም አያውቁም እና በዚህ ነገር በጣም ደስተኛ ነኝ።

አልጠቀምንም ድሮ እጠቀም ነበር ማዕድን ወደ አዲስ አበባ ከገባሁ በኋላ ግን ማዕድ ተጠቅሜ አላውቅም። ይሄ ማዕድ ስርዓት በገጠር ማህበረሰብ ነው ያለው ወይም በጣም ትላልቆች በሆኑ ማለት ነው። በከተማዎችም አሉ። ግን አብዛኛው በሃያዎቹና በአስራዎቹ ያለ ሰዎች ግን እነዚህ ሰዎች የሚጠቀምት የየራሳችን ነው የምንበላው። የማዕድ ፍቅር አውቃለሁ በጣም ደስ ይለኛል የገጠር ማህበረሰብ እያለሁ። እና አሁን በአሁን ጊዜ ያለው አልጠቀምም።

እኔ የምወደው በጋ ነው። በጋ ማለት፣ ክረምት ከመግባቱ በፊት ያለው ወቅት ነው። ይሄ ደግሞ የወደድኩበት ምክንያት፣ አንደኛ በዚህ ወቅት በጣም የደረቀ መሬት ዝናብ የሚወርድበት ነው። እንደ ኢትዮጵያን ወቅት ማለት ነው፣ ምክንያቱም ወቅቶች እንደ ኢትዮጵያ በአራት ነው የሚመ የሚመደቡት። ከእነዚህ ደግሞ አንዱ በጋ ነው። ስለዚህ በበጋ ወቅት ዝናብ ይመታሃል፣ የነበረው ፀባይ አየር ይቀንሳል፣ ሳሮች መለምለም ይጀምራሉ፣ አንዳንድ ደግሞ በፊት የሚዘሩ ዘሮች አሉ እነ ማሽላ፣ እነሱ ደግሞ ይዘራሉ። እና አይናችን በ ሀጋይ ያለው ወቅት በጣም እንትን ብሎን የነበረ ኋላ በጣም ደስተኛ ያደርገናል። ምክንያቱም፣ ለአይናችን አምሮት ወይም ለአእምሮአችን ደስተኛ የሚያደርገን አንዱ ዝናብ ሲመታ ማየት። አዝርእት ሲለመልሙ ማየት፣ እንስሳዎች ጠግበው ስናይ፣ እኔ እንዴ በጣም ደስተኛ ነኝ። ስለዚህ እኔ ከሁሉ በጣም የምወደው ወቅት በጋ ነው።

አዎ በርቀት ቢሆንም የትናሽ አነስ አነስ ያሉ ድልድሎች አሉ ለምሳሌ እኔ አራት ኪሎ ነው ያለሁት አዲስ አበባ እና ወደ ፒያሳ መሄጃ ድልድይ አለ። እኔ ካለሁበት ብሆን ሁለት ኪሎ ሜትር ራቅ ብሎ ማለት ነው እንደዛ አለ። እና ድልድይ ደግሞ እወዳለሁ እኔ በዛ በተለይ በድልድዩ ስናልፍ የሚሰጠን ስሜት ተፈጥሮን እንዲረዳ ያግዘኛል እና በዚህ በጣም ደስተኛ ነኝ በራሴ።

አዎ መብረቅ እፈራለሁ አብዛኛው መብረቅ የሚወጣ በክረምት ጊዜ ነው። የሚመጣው ደግሞ ዝናብ መጥቶ መጨረሻ አካባቢ ወይም መጀመሪያም ሊሆን ይችላል ብቻ ግን ዝናብ በመምጣት መካከል ነው የሚመጣው። እና በጣም እደነግጣለሁ። ምክንያቱም አንደኛው መብረቅ የሚመታ በክረምት ጊዜ ነው። እና ክረምት ደግሞ እንደ ኢትዮጵያውያን ባህል ጨለማ ጨለማ ተብሎ ይቆጠራል የጨለማ ወቅቱ ተብሎ ይቆጠራል እና በጣም ያስደነግጠኛል። ምክንያቱም እኔ ብዙ ጊዜ ሰው ሲመታ ሰው ሲሞት ገንዘብ ሲሞቱ ምናምን አይቻለሁ። እና በዚህ ምክንያት እኔ በጣም እፈራለሁ

አዎ የሸክላ እቃዎች እጠቀማለሁ። ለምሳሌ የቤታችን ቡና የምናፍላባት ጀበና ከሸክላ የተሰራች ማለት ከአፈር የተሰራ የሸክላ እቃ ናት። እና የሸክላ እቃ አንደኛው በባህላችንም ወሳኝ ነው እስካሁንም እየተጠቀምንበት ነው። ለምሳሌ ስጋ ለማብሰል ቡና ለመጠጣት እነ ጋን የመሳሰሉ እስካሁን ጠቃማቸዋለን። ለምሳሌ ስንሄድ አሁን አሁን እንኳን እንደ ጊዜው የፕላስቲክ እና የተለያዩ የነሱ ቦታ እየያዘ ቢመጣም በመጠኑ ግን እንጠቀማቸዋለን። ለምሳሌ ቡና የቡና ጀበና ጠዕሙ ከሌሎች ይለያል በጣም ይጣፍጣል። እና በዚህ ሁኔታዎች የሼክላ እቃዎች እጠቀማለሁ። ለመቃ ውሃ ቀዝቃዛ እንዲሆንም እነ እንስራት እጠቅማለሁ።

ሰዎች እኔ የማስተዋውቀው መጀመሪያ ለማስታወቃቸው ሰዎች ለምሳሌ ሁለት ሰዎች ከሆኑ ሁለት ሰዎችን እጠራቸዋለሁ እነሱን ጠርቼ። ይሄ እገሌ ይባላል ይሄ እገሌ ይባላል። የኔ ጓደኛ ከሆነ የኔ ጓደኛ ነው ተዋወቁ በጣም ጥሩ ሰዎች ናቸው ሁለታቸውም ስለዚህ ብትተዋወቁ ለወደፊቱ ትልቅ ነገር ትሰራላችሁ ለሀገር ትጠቅማላችሁ ብዬ አስታውቃቸዋለሁ። እና በዚህ ነገር ደስተኛ ነኝ።

አዎ መዋኘት እችላለሁ። ከህፃንነቴ ጀምሮ የተለያዩ መዋኛዎች እየዋኘሁ ነበር። አሁን አሁን እንኳን በከተማዎች ራሱ ገንዳዎች የተዘጋጁ መዋኛ የገንዳው ተዘጋጅቶ ብዙ ህፃን ሲዋኝ ይውላል። ሲዝናል እና ይውላል። እኔ ግን መዋኘው በገጠር ማህበረሰብ በተለምዶ ዝም ብሎ ጎድጓዳማ የሆነ ቦታ ውሃ ይሞላና። እዛ እንዋኛለን። ዝም ብለን ብቻ እግዚአብሔርን መስገን አልተመመኝም ብዬ መዋኘት ግን እችላለሁ። እኔ

አዎ በመስመር ላይ እመራለሁ ለምሳሌ በዩትዩብ በተሌግራም የተለያዩ ኮርሶች አወስዳለው። ለምሳሌ በፍሬሽ ማን በመጀመሪያ አመት እየተማርኩኝ አሁን ሀባና አካዳሚ ይከታተላል። ስለዚህ የኦንላይን መስመር መማራችን በመስላይ መመራችን በጣም ጥሩ ነገር ነው ለኛ ይጠቅመናል። ምክንያቱም አለም እያደገች ነው። በሶፍትዌር በጣም አየበለጠገ ስለሆነች እሱን መከተሉ ለኛ በጣም ጠቃሚ ነገር ነው።

በቀን አንድ ጊዜ ነው የምሄደው ወደ መናፈሻ እሱም ለራሴ ለመዝናናት ሳይሆን አባትና እናትን ይዤ ነው ወደዛ የምሄደው። ምክንያቱም እነሱ በጣም መዝናናት ያስፈልጋቸዋል። አንደኛው እድሜያቸውን በጣም ገፋ አድርገዋል። ስለዚህ እነሱ የሚያስፈልጋቸው መዝናናት አይምሯቸውን ነፃ ማድረግ የተለያየ ሀሳብ እንዳይዙ ትላልቁ ስለሆኑ እንዳይጨነቁ። አንድ ትልቅ አባት ስሸመግል ኦሬዲ አስተሳሰቡ ወደ ህፃንነት ስለሚቀየር ይሄ ህፃንነቱን ደግሞ ግዴታ በመዝናናት ነው የምንመልሰው የምንችለው። ስለዚህ በቀን አንድ ጊዜ ነው ማታ ማታ የምንወጣው።